ስማርት ፎን ትጠቀማለህ ወይ? ስማርት ፎም አዎ እጠቀማለሁኝ ስማርት ፎም እንዴት ትጠቀሚያለሽ ካላችሁኝ አሁን ላይ በጣም አስፈላጊ ነገር ነው። የምጠቀምበትም ምክንያት እኛ ስራችን የሌለው ሰው ሩቅ ያለውን ሰው በስማርት ፎም ነው ደውለን ልናገኘው የምንችለው። ከዛ በተጨማሪ ደግሞ አሁን ላይ በጣም የሚያስፈልገን ነገር ለትምህርት ኦንላይን ኮርሶች የሚሰጡ ስለእነሱን ለመከታተል የተለያዩ ኦንላይን ስራዎችን ለመስራት። ለማንበብ ከዛ ውጪ ደግሞ ስማርት ፎን እምንጠቀምበት። ከዛ ለማንበብ ይሆነናል። የተለያዩ ሶፍጥሮችን ደብሎፕ ለማድረግ ይሆነናል። ለመዝናኛም ለመዝናኛ ይሆነናል ፊልም ድራማ እናይበታለን። በአብዛኛው ግን ለመደዋያ የሚጠቀመው ለመደዋወል ነው። ለሰው ለማግኘት ለመደዋወል እጠቀማለሁኝ በጣም

አይስክሬም ትወዳለህ ውይ አይስክሬም በጣም ነው የምወደው። ማለት አይስክሬም የምወድበት ምክንያት አንደኛ እኔ ጣፋጭ ነገር በጣም ስለሞር ጣፋጭ ነው። ሲቀጥል ደግሞ ተሰርቶ በጣም ረጅም ጊዜ አይቆይም ማለት ወደውኑ ተሰርተው ትንሽ ሰዓት ከቆዩ በኋላ የምንመገባቸው ምግቦች ስለሆኑ። ለጤንነትም አሪፍ ስለሆነ አይስክሬም በጣም እጠቀማለሁኝ። በተጨማሪ ስክሪን የምጠቀምበት ምክንያት ቀዝቀዝ እንዲያደረገኝ ያለሁበት ሁኔታው ሙቀታማው ስለሆነ ቀዝቀዝ እንዲያደርገኝ ከፈለኩኝ አይስክሬም እጠቀማለሁኝ። እና ደግሞ ምቹ በቃ ጣፋጭ ስለሆነም አይስክሬም በጣም ነው የምጠቀመው። እንዳልኩት ከዛ ውጪ ተሰርቶ ብዙ ሰዓት ስለማይቆዩ። በጣም ነው የሚጠቀመው እና ደግሞ ስለምወደው ወድጄው መርጬው ማለት በቃ ተስማምቶኝ ስመገቡ ስለሚስማማኝ አይስክሬም እጠቀማለሁ። ማለት በደንብ የምጠቀም ሰው ነኝ ማለት ነው። እና አይስክሬም እጠቀማለሁ።

በስራ ላይ ችግሮችን ትፈታለህ? አዎ በስራ ላይ ችግሮችን እፈታለሁኝ። ያው አንድ በስራ ላይ ያለ ሰው በተለያዩ ምክንያት ሊጋጭ ይችላል። የስራ መበላሸት ሊኖር ይችላል። ያ ያን ተነጋግሮ መፍታት እችላለሁኝ። ለምሳሌ እንዴት ነው በስራ ግንኙነት ችግሮችን ማፍታት የሚችይው ካላችሁኝ? ለምሳሌ እኔ አሁን አትክልትን የምሸጠው አትክልት በምሸጥበት ሰዓት። አትክልት የሚያመጣልኝ ደንበኛዬ ቶሎ የማያመጣልኝ ከሆነ። ወይ ደግሞ የማልፈልገውን አትክልት አይነት የሚያመጣልኝ ከሆነ። ያያል ለምንድነው እንደዚህ የምታደርገው? ብዬ ከምተው እንደዚህ እንደዚህ ኮብታደርገው ይሻላል። ይሄን ይሄን አትክልት ነው እንጂ የምፈልገው እኔ ይሄኛውን አትክልት አልፈልግም። በማለት አስረዳዋለሁኝ ማለት እኔ ጋም እሱ ጋም ያለውን ችግራችንን እንቀርፈዋለን ማለት ነው። የተሻለ ነገር እንዲያመጣልኝ። የተሻለ ነገር መስራት ስላለብኝ ይሄን ይሄን ይሄን አድርግልኝ ይሄኛውን አትክልት ነው የምፈልገው እኔ አቡካዶ ከሆነ የምፈልገው እሱ ሙዝ የሚያመጣልኝ ከሆነ አይ እኔ የምፈልገው አቦካዶ እንጂ ሙዝ አልፈልግም። ስለዚህ ይሄ ይሄን ችግራችን ይሄ ይሄ ችግርህ ነው። ይሄን ችግርህን ፍትው ብዬ በማስረዳት ችግሮችን እፈታለሁኝ።

ቤትህን ምን ያህል ጊዜ ታጸዳለህ? ውይ ቤቴን በጣም ነው የማጸዳው። ማለት በምን በምን ሰዓት ቤትሽን ታጸዣለች ካላችሁኝ? የመጀመሪያው ጠዋት ላይ ነው። ጠዋት ላይ ከእንቅልፌ ከተነሳሁኝ በኋላ ቤቴን ጽድት አደርጋለሁኝ። ከዛ ደግሞ ያው ቁርስ ሲሰራ ምሳ ምሳ ሲሰራ ምን ምን ሲባል ስለሚቆሽሽ ደግሞ አንዴ ምሳ ሰዓት ላይ አጸዳለሁ። ግዴታ ነው የስራ ቦታ ስለሆነ ምሳ ሰዓት ላይ ቤቴን አጸዳለሁኝ። ከዛ በተጨማሪ ደግሞ ያው ስለምንሰራበት። ስለምንሰራበት ደግሞ ማታ ላይ ከመተኛቴ በፊት። ከመተኛቴ በፊት በደንብ ጽድት አድርጌ ማጠብ ያለብኝን አጣጥቤ ማስቀመጥ ያለብኝን በስነ ስርዓት አስቀማምጥ አስተካክዬ። ማታ ላይ ደግሞ ጽድት አድርጌ እተኛለሁኝ። በአጠቃላይ ቆሽሾ ባየሁበት ሰዓት ቤቱ ቆሽሾ ባየሁበት ሰዓት አጸዳለሁኝ ማለት ነው። ገደብ የለኝም። ይሄ ዋናው ነው። ግን ቆሽሾ ባየሁበት ሰዓት ቤቴን አጸዳለሁ።

በብዙ ህዝብ መካከል መሆን ይመቻል? አዎ በብዙ ህዝብ መሆን። በብዙ ህዝብ መካከል መሆን ይመቸኛል። እንዴት ይመችሻል ካላችሁኝ? አንደኛ ይሄ ሰልፍ ኮንፊደንሴን አዳብርበታለሁ ይሄ ፍርሃት የሚባለውን ነገር አስወግዳለሁኝ አልፈራም የተለያዩ ሰዎችን ሳገኝ አልፈራም የተለያዩ መድረኮች ቢዘጋጁ እንኳን እዛ ሰው ፊት ቆሜ የማውራት ድፍረቱን ስለማገኝ። በብዙ ሰው ፊት መሆን አልፈራም እና እወዳለሁኝ። ከዛ በተጨማሪ ደግሞ በብዙ ህዝብ በብዙ ህዝብ መሃከል መሆኑ ከነዛ ከብዙ ህዝብ መካከል ውስጥ የተለያዩ ሙያዎቼን ንግግሮቼን ስራዎቼን ልምድ አገኝበታለሁኝ። ከነዛ ከብዙ ህዝቦች ጋር በምሆንበት ሰዓት ማለት ነው። እናም ይሄ ለኔ አንድ ጥቅም ነው። ከዛ በተጨማሪ ደግሞ እንዳልኳችሁ በማንኛውም ሰዓት እና ጊዜ የሆነ መድረክ ላይ ተጠርቼ ብወጣ ስለማልፈራ እንደ ልምድ ስለምወስደው ለዛ ይመቸኛል። እና መሆን እወዳለሁኝ ማለት ነው

በአደባባይ መናገር ትችላለህ? አዎ እችላለሁኝ በአደባባይ መናገር በጣም ነው የምችለው። እንዴት ትችያለሽ? ምንስ ትናገሪያለሽ ካላችሁኝ እኔ ባለሁበት ሰዓት አሁን ተማሪ ነኝ። የተለያዩ ፕሮግራሞች ሲዘጋጅ ተማሪዎችን ወክዬ። ስለ ትምህርት ቤት ይሆናል ስለ ተማሪዎች ሆናል። እንዴት ማንበብ እንዳለባቸው። እንዴትስ መማር ጠንክረውም እንዴትስ መማር እንዳለባቸው። ወጥቼ መድረክ ላይ እናገራለሁኝ። በተጨማሪ ደግሞ በዓላት ላይ በዓላት ላይ እዛ ላይ ወጥቼ። ልምዴንም ሆነ የተለያዩ ነገሮችን ለሰዎች አካፍላለሁኝ። እናም በአደባባይ መናገር በጣም ነው የምወደው። እንዴት ትወጃለሽ? ካላችሁኝ አንደኛ ራሴን ፍርሃቴን የማስወግድበት ነገር ነው። ከሌላው ሰዎች ተለይቼ እዛ የቆምኩት። እኔ ከእነሱ ፍርሃት ስለማልፈራና ስለምችል ብዬ ራሴን ስለማስብ። ያንን እማስወግድበት መንገድ ስለሆነ። በአደባባይ መናገር እወዳለሁኝ። እችላለሁኝ።

ምን አይነት ዳቦ ትወዳለህ? እኔ ምን አይነት ዳቦ ትወጃለሽ? ካላችሁኝ በጣም የምወደው ዳቦ ይሄም አነባብሮ ተደርጎ አነባብሮ ስላችሁ ከታች አንዴ ከተጋገረ በኋላ ምጣድ ላይ ከመሃሉ ደግሞ ይሄ ሰሊጥ ምናምን ተደርጎበት እሱ የሚጋገረው በጣም እወደዋለሁኝ። ከዛ ሲቀጥል ደግሞ በኮባ በኮባ የሚጋገረው ዳቦ በኮባ የሚጋገረው ዳቦ ድፎ ድፎ ዳቦ የሚባለውን እሱንም እወዳለሁኝ። ብዙ አይነት ዳቦዎች አሉ። እነዚህን እወዳለሁኝ። ከዛ ደግሞ እርጥ እርጥ የሚባል ዳቦ አለ። እሱንም እወዳለሁኝ። ከዛም ደግሞ አይነብሩት አይነብሩት የሚባልም ዳቦ አለ እሱንም በጣም ነው የምወደው። ሽልጦም አለ። እሱንም በጣም እወዳለሁ። ዳቦዎችን በጣም ነው የምወዳቸው። እና ሁሉንም ዳቦዎች እወዳለሁ።

ሌሎችን መርዳት ትወዳለህ? አዎ፣ በጣም ነው የምወደው። "እንዴት መርዳት ትችያለሽ?" ካላችሁኝ እንግዲህ በተለይ በጣም አቅመ ደካሞች አሉ እናቶቻችን ምግብ መስራት የማይችሉ፣ ውሃ መቅዳት የማይችሉ፣ የተለያዩ ቦታ ሄደው ገበያም ሆነ ገዝተው መምጣት የማይችሉ እነሱን እረዳቸዋለሁ። "እንዴት ትረጂያቸዋልሽ?" ካላችሁኝ እምሳሌ እንጀራ መጋገር የማይችሉ ከሆነ እንጀራ ጋግርላቸዋለሁ። ቤት አጸዳላቸዋለሁኝ ልብሳቸውን አጥብላ አጥብላቸዋለሁኝ። ገበያ ሄዶም ሚገዛ ነገር ካለ ገበያ ሄጄ የሚፈልጉትን ነገር ከጠየቅኳቸው በኋላ ገዝቼ እመጣለሁኝ። ቡና የሚጠጡ ከሆነ ቡና አፈላላቸዋለሁኝ። ከዚያ በተጨማሪ ደግሞ እናትና አባት የሌላቸውን ልጆች፤ "እነሱን እንዴት ትረጂያለሽ?" ካላችሁኝ ልብስ አሰባስቦ በመስጠት፣ ጫማ፣ ደብተሮችን የሚያስፈልጓቸውን ነገሮች፣ እነሱ የሚያስፈልጓቸውን ነገሮች እስኪብርቶ፣ እነዚህን እነዚህን አደርግላቸዋለሁ፤ ገላቸውን መታጠብ ካለባቸው አጥብላቸዋለሁኝ። እነዚህን በማድረግ ሌሎችን መርዳታ እወዳለሁኝ።

ሾርባ ትወዳለህ ሾርባው በጣም ነው የምወደው ሾርባ የምወድበትም ምክንያት የመጀመሪያው የአሳ ሹርባ የአሳ ሹርባ በጣም ነው የምወደው የምወድበት ምክንያት። ለጤና ጥሩ ስለሆነ የመጀመሪያው ለልብ ጤንነት ሀሪፍ ነው። ለአንጎል እድገት ለጥንካሬ እና ደግሞ ቫይታሚ ዲ ስላለው። በጣም እወደዋለሁኝ ላይን ጤንነት ላይን ጤንነት በጣም ይመረጣል። ለዚህም እወደዋለሁኝ ከዛ በተጨማሪ ደግሞ የአትክልት ሾርባ። የአትክልት ሾርባ የምወድበት ምክንያት ደግሞ ከብዙ አትክልቶች ስለሚዘጋጁ ለምሳሌ ከምን ከምን አትክልት ይዘጋጃል ካልን? ከካሮት ድንች ፉሶሊያ ነጭ ሽንኩርት ጥቅል ጎመን ከነዚህ ከነዚህ ስለሚዘጋጅ። እና ደግሞ ናቹራል የሆኑ ነገሮች ስለሆኑ ሁለቱም ምንም ኬሚካል ስለሌላቸው በጣም በጣም እወዳቸዋለሁ። እና ሾርባ እወዳለሁኝ።

ቀዝቃዛ የአየር ሁኔታ ትወዳለህ ወይ? ቀዝቃዛ የአየር ሁኔታ አዎ እወዳለሁኝ የምወድበትም ምክንያት አንደኛ ለአኗኗር ምቹ ነው። ሁለተኛ ደግሞ። ልብስ ቶሎ ቶሎ አይቆሽሽብንም። ልብስ ቶሎ ቶሎ አናጥብም ብዙ አቧራ አይኖርም። በሙቀት አንጨናነቅም ቀዝቀዝ ያለ ስለሆነ በሙቀት አንጨናነቅም። ለተለያዩ ስራዎች ብንሰራ ተመራጭ ስለሚሆን ቀዝቃዛ የአየር ሁኔታ። እወዳለሁኝ

ጥላ ወይስ ፀሀይ ትመርጣለህ? እኔ የምመርጠው ፀሀይ ነው። ፀሀይን የመረጥኩበትም ምክንያት። አንደኛ ፀሀይን ስለምወዳት ሁለተኛ ደግሞ ለሰውነታችን ጤናማ እድገት እንዲኖረን። ለአጥንት ጥንካሬ እንዲኖረን ስለሚያደርግ። እና ደግሞ እድገትን ይጨምርልን ያደርጋል በዛላይ ደግሞ ቫይታሚ ዲ እንድናገኝ ስለሚያደርግ ፀሀይን እወደዋለሁ። እና ደግሞ ጥሩ እንቅልፍ እንድንተኛ ስለሚያደርገን እወደዋለሁኝ። በተጨማሪ ደግሞ ፀሀይን የምወደው። ልብስ አጥቤ ባሰጣ ቶሎ ልብስ እንዲደርቅልኝ የሚያደርግልኝ ፀሀይ ነው። ማንኛውም ነገር እንዲደርቅልኝ የሚያደርገው። ፀሀይ ስለሆነ ፀሀይን እወዳታለሁኝ። ከዛ በተጨማሪ ደግሞ ፀሀይን የምወድበት ምክንያት። ሌላው ሁሉ ነገር በቃ የተመጣጠነ አየር ለማግኘት ፀሀይን እወዳለሁ።

የአካል ብቃት እንቅስቃሴ ታደርጋለህ ወይ? የአካል ብቃት እንቅስቃሴ አደርጋለሁኝ የአካል ብቃት እንቅስቃሴ የምታደርገው መቼ ነው እና የቱን ነው ጥቅሙ እስካላችሁኝ የማደርገው ጠዎት ጠዎት ነው። ከዛ ውጪ በብዛት የማደርጋቸው የአካል እንቅስቃሴዎች ኤሮቢክስ እና ለሆድ ለሆድ የሚሆኑ ስፖርቶችን እሰራለሁኝ። ኤሮቢክስ አሁን ብንመለከት ጥቅሞቹ በጣም ብዙ ጥቅሞች አሉት የተሻለ የአንጎል እድገትና ጤና እንዲኖረን ያደርጋል። የልብ ጤናችንን ያሻሽልልናል። ከዛ በተጨማሪ ደግሞ የልብና የኩላሊት በሽታዎችን ይከለክላልናል። እና ለዚህ ነው ብዬ ነው የምመርጠው። ሁለተኛው ደግሞ የሆድ ስፖርት የምሰራው አላስፈላጊ የስብ ክምችትን ለማቃጠል እና ኤሮቢክስን የምሰራው። እና የአካል እንቅስቃሴን ብቃት አደርጋለሁኝ።

ልብሶችህ በስርዓት የተቀመጡ ናቸው? አዎ ናቸው። በስርዓት የማስቀምጥበትም ምክንያት ስፈልጋቸው ቶሎ እንዳገኛቸው ነው። ለምሳሌ ሱሪ ምለብስ ከሆነ ሱሪዎቼን አስጣ አጣጥፌ ለ በስነስርዓት አስቀምጣለሁኝ። ሹራቦቼንም እንደዛው አጣጥፌ በስነስርዓት አስቀምጣለሁኝ። የሀገር ባህል ልብስ ካለኝ እነሱንም አጣጥፌ በስነስርዓት አስቀምጣለሁኝ። ከዛ በተጨማሪ ደግሞ ልብሶቼን በስርዓት አጣጥፌ የሚቀመጡት ከሌላ ሰው ጋር ልብሶቼ እንዳይቀላቀሉ ስለምፈልግ ነው። እንዳይቀላቀሉ የፈለኩበት ምክንያት ደግሞ በምፈልግ በም በምፈልጋቸው ሰዓት ቶሎ አላገኘ ቶሎ ቶሎ እንዳገኛቸው ስለምፈልግ ነው። ቶሎ ብድግ አድርጌ ልብስ አድርጌ እሄዳለሁ። ለዛ ነው ልብሶቼን በስርዓት ማ የማስቀምጠው ማለት ነው። በቃ በፈለኩት ሰዓት ብድግ ለማድረግ እንዲመቸኝ ልብሶቼን በስርዓት የተቀመጡ ናቸው።

የትኛውን ወቅት ትወዳለህ እኔ የምወደው ወቅት በጣም የምወደው ወቅት ጠር ነው ጠርን የምወድበት ምክንያት ለምን ወደድሽው ካላችሁኝ ጠሪ የምወድበት ምክንያት አንደኛ ጥምቀት ይሄ የበአል ሰሞን ነው የጥምቀት ሰዓት ስለሆነ ሁሉም ሰው ሀበሻ ቀሚስ ለብሶ ታቦታቱን ይዞ ወደ ጥምቀት ቦታ ስለሚሄድ ጸበል ስለምንነከር የዘር ወቅትን ነው በጣም ነው የምወደው ሁለተኛ ደግሞ የሰርግ ወቅት ስለሆነ የሰርግ ወቅት ስለሆነ ጓደኛውም ዘመድም ስለሚያገባ ለዛ ነው በጣም የምወደው ሌላኛው ደግሞ ነጻነት እናገኛለን እና ሴቶች በዚህ ወቅት ነጻነት እናገኛለን እንደፈለገን መጫዎት እንችላለን ጓ ደኞቻችን ጋር መዋል ስለምንችል መጫወት ስለምንችል የጥርን ወቅት እወደዋለሁ በዛ ላይ ፀሀያማ ስለሆነ ደስ ይላል እና የጥርን ወቅት እወደዋለሁ።

ቅጽል ስማ ስም አለህ አዎ ቅጽል ስም አለኝ ቅጽል ስሞች ማነው ካላችሁኝ የመጀመሪያው ቀጮ ነው። ቀጮ የተባልኩበት ምክንያት ደግሞ በጣም ቀጫጫ ስለሆንኩኝ ነው ሁለተኛ ደግሞ አልረሳውም አልረሳውም ሁለቱም ቅጽልል ስሜ ናቸው። ሁለቱም በምክንያት የወጡልኝ አረሳውም የተባልኩትም መልእክት ተናገሪ ተብዬ እንዳትረሽው ስባል አልረሳውም ስላልኩኝ አልረሳውም የሚል ቅጥል ስም ወጣልኝ ሁለተኛ ደግሞ ቀጫጫ ስለሆንኩኝ ቀጮ ተባልኩኝ ስለዚህ ቅጽል ስም አለኝ።

የምትወደው መጠጥ ምንድነው? እኔ የምወደው መጠጥ እንግዲህ የመጀመሪያው ጠላ ነው። በሁለተኛው ደግሞ ኬኔቶ ወይ ደግሞ ቀሪው የሚባለውን እወደዋለሁኝ። ለምን ጠላህ ወደድሽ ለምን ጠላህ መረጥሽ ካላችሁኝ? ጠላን የወደድኩበት ምክንያት አንደኛው ሁሉም ነገር የሚሰራው ከተፈጥሮ ከሆኑ ነገሮች ነው። የሚዘጋጀው እህል እህል ከማሽላ ነው የሚዘጋጀው ጌሾን ተፈጥሮአዊ ነገር ስለሆነ። ውሃ ጌሾ እህል ስለሚገባበት ጠላ እወደዋለሁኝ። በዛ ላይ ቤት ውስጥ ነው የምዘጋጀው ምንም ኬሚካል ነገር ስለማየንገባበት እና ስለማይነካካ ለዚህ ነው የምወደው። ሁለተኛ ደግሞ ኬኔቶ ኬኔቶ የምወድበት ምክንያት። እሱም ከ ከገብስ ነው የሚዘጋጀው። ምንም ኬሚካል ነገር አይጨመርበትም። እቤት ውስጥ ነው የሚዘጋጀው ተቆልቶ ሱኳር ማር ተጨምሮ የሚዘጋጅ ነገር ስለሆነ ሁለቱም መጠጦች እወዳቸዋለሁኝ። ከሚካል ውጪ ስለሆኑና ንጹህ ስለሆኑ የተፈጥሮ ነገሮች ስለሆኑ እወዳቸዋለሁ። ጠላና ኪኒቶ